የመስመር ላይ ግዢ። ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችና መገለጫዎች። ይረዳሉ ወደ ወደ ጋሪ እጨምራለሁ። የክፍያ መረጃ አገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀለል ያደርጋል

ዛሬ ስልጠና ክፍል ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኞች እያሰረዳ ይሆናል። በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው እርስ በእርስ እንረዳዳልን። የስልጠና ቁሳቁሶች ይሰጡናል ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን ቴክኖሎጂ አለማቋረጥ ይለወጣል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

የአትክልት ስራ ማድረግ እወዳለሁ ትንሽ አትክልት ቦታ አለኝ አተርና ቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ ተክሎች ቀስ በቀስ ያድጋሉ አዲስ ቅጠላ ቅጠሎች ሲመጡት ደስ ይለኛል። አፈር መቀነስ። መነቀስ የአካል እንቅስቃሴ ነው እጆቼ ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው። አበባዎች እዘራለሁ ቀለሞች ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል። የአትክልት ስራ መደሰትና ምርት ነው

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለ እና ክሪስፒ ነው የእንቁላል ሳንዱች ጠዋት ላይ ጥሩ ነው። ፍሬሽ ጁስ ገዛለሁ አቮካዶ ወይም ከማንጎ። ሻጮቹ ፈጣን ናቸው በቀጥታ በፊትህ ያዘጋጁታል ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን። የመንገድ ምግብ ላይ ልዩ ጣዕም አለው በየቦታው ይገኛል። ይህ የተለመደ ልማድ ነው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

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው። ግን ማድረግ የሚችሉት ነገር የለም። ሰዎች እያንዳንዱን ይነጋገራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ ፀሀይ በጣም ታቃጥራለች። ሙቀቱ ይበዛል መዘግየቱ ያበሳጫል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል።

የአፈጻጸም ግምገማዬ ዛሬ ነው ትንሽ ትጉ ይሰማኛል አለቃዬ ከእኔ ጋር ይቀመጣል። የማለፍ ሰባት ወራትን እንገመግማለን ያለፉት ሰባት ወራትን እንገመግማለን ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ? አዎንታዊ አስተሳሰ አስተያየት ተስፋ አደርጋለሁ ግን ነገን የሆኑ ነገሮችም ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ ግቦች ለሚቀጥለው ጊዜ እንዘጋጃለን። የደሞዝ ጭማሪ ሊኖር ይችላል? ወይም ምናልባት አዲስ ሚናዎች ይህ የእድገት እድል ነው። ከእነርሱ መማር እፈልጋለሁ ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሻሻል ቆርጫለሁ።

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት። እጨምራለሁ አእምሮዬ ሁሉ ሁሌ የሰራነው ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም። ሁል ጊዜስ ለስራ ነው ባልደረቦቼም እንዲሁ ናቸው። እርስ በእርስ እንበረታታለን ትንሽ ጊዜ ይቀረናል በደንብ መስራት አለብን ስህተቶች። መኖር አይችሉም ጊዜው ሲደርስ ፎይታ ይሰማኛል ግን አሁን መታገል አለብኝ

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ። እየወሰደኝ ነው ሁሌም እያወዳደርኩ እገኛለሁ ሌሎች ምን እያደረጉ እያየሁ። ይህ የአእምሮዬ ጤና ላይ ይጎዳል መተግበሪያዎችን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት የግንኙነቶችን። አተኩራለሁ ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይሁንና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም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

የስራ ጊዜ ገደብ ይቀርባል ውጥረቱ የጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አእምሮዬ ሁሌ። የሰራ ነው ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም። ይህ ሁሉም ጊዜ ለስራ ነው። ባልደረቦቼም እንዲሁ ናቸው እርስ በእርስ እናበረታታለን ትንሽ ጊዜ ይቀረናል። በደንብ መስራት አለብህ ስህተቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ

ገረቤታቶችን ጥሩዎች ናቸው ከብዙ አመታት ጀምሮ እናቃቸዋለን እርስ በእርሳችን እንረዳዳለን ሽኮኮን እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን ልጆቻችን ከእኛ ልጆች ጋር ይጫወታሉ በበዓል ጊዜ አበርን እንከባበራለን። መፍትሄ ከፈለግን ይረዱናል። በየሰሞኑ እንገናኛለን እያንዳንዳቸው እድሜያቸው ከፍ ያለ ነው ምክር ይሰጡናል ጎረቤቶች እንደቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማህበረሰብ ስሜት ይፈጥራል።

ለደንበኛ አቀራረብ እያዘጋጀሁ ነው በመጡ ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት። ምስሎችና ግራፎች ያስፈልጋል። ያስፈልጋሉ በድምጽ ከፍ አድርጌ መለማመድ አለብኝ በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ አለችኝ። እችል እችል ዘንድ የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። በአለኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደንበኞች በሙያነት እንደምሳ እንደምሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናሉ ተስፋ አደርጋለሁ

የቪዲዮ ስር ጥሪዎችን አሁን የተለመዱ ናቸው ከቤተሰብ ጋር ለማገናኘት እጠቀማለሁ ፊታቸውን የማየት ደስ ይለኛል። በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ስብሰባዎችን በቪዲዮ ናቸው። ሁሉም ከስራ ቤት የሰሩ ይሆናል ጥሩ የበይነመረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነት ይቆራረጣል ወይም ድምፁ መዘግየት ይኖራል ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳያል። ሰዎችን በእይታ ማየት ግንኙነት ያጠናክራል ይህ ዘመናዊ ህይወት አካል ነው።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

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክስፒ ነው የእንቁላል ሳንዱች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአቮካዶ ወይም ከማንጎ ሻጮች ፈጣን ፈጣን ናቸው። በቀጥታ በፊት ያዘጋጁታል ከፊት ያዘጋጁታል ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል ይህ የተለመደ ልማድ ነው።

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን የተለማመድኩ ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንዴ የመታጠፍ እንቅስቃሴዎችን አደርጋለሁ። አካሌ የተለወጠ ነው የበለጠ ጠንካራ ይሰማኛል ጤናዬም የተሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረታታኛል። እርስ በእርሳችን እንገፋፋለን ሰላሳ ደቂቃ ያህል ይወስዳል። ይህን እንደ ልማድ ለማድረግ እፈልጋለሁ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

ሳምንት ውሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን ማለዳ ላይ ለሚመጣው ጊዜ እንጠብቃለን ጀርካኖችና ባልዲ ማዘጋጀት አለብን። ሁሉም ጎረቤቶች ይመጣሉ ረዥም መስመር ይፈጠራል መጠበቅ ያስችላል። ግን ምርጫ የለም ውሃ ለህይወት አስፈላጊ ነው። መፈጠር እንችል ይሆናል። መፍጠር እንችል ይሆናል ለማጠብና ለማብሰል እንጠቀማለን በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል። ወደ ሱቅ ሄድኩኝ ብዙ አማራጮች አሉ ቀለሞች እና ሸቀጦች የተለያዩ ናቸው። አንዳንዱን እሞክራለሁ ምቹ መሆን አለባቸው። አንዳንዶች በጣም ጠባቦች ናቸው ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል ዘንድ ቆዳ ጫማ ጥሩ ጥራት አለው። ግን ዋጋ ውድ ነው። ለስፖርት ጫማ ምቹ ናቸው። በመጨረሻ አንዱን መረጥኩ ጥቁር እና ቀላል ቅጥ ደስ ብሎኛል።

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼ ደስታቸውን ያጋሩናል። እንሳሳቃለን ስለ አዲስ ነገሮች እንነጋገራለን የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ናፍቅ ይናፍቁኛል ግን ድምፃቸው መስማት ያስደስተኛል። እዚያ ሁሌም ነገር ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

በየቀኑ በአውቶብስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል ሁሉም ወደ ስራ እየሄዱ ናቸው አንዳንዶች እየተኙ ይጓዛሉ ሌሎች ሞባይል ይመለከታሉ በመስኮት አጠገብ መቀመጥ እወዳለሁ። የከተማው እይታ ውብ ነው። ህንፃዎችና ሰዎች እይ እይ ያልፋሉ እያዩ ያልፋሉ አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል። ሹፌሩ ፈጣን በፈጣን ያሽከረክራል ይህ የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ይሰጣል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

በዓል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶችን እንገዛለን ጽጌሬዳና እንጀራ እናዘጋጃለን ቤቱን እናጸዳለን አባባዎችን እናስቀምጣለን። ጎረቤቶች እርስ በእርሳቸው ይጎበኛሉ ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን። ሀገሬ ዘፈኖች እንዘፍናለን የቤተክርስቲያን ደወል ይሰማታል። ሁሉም ሰው በረከት ይለዋወጣል ይህ የባህል ጊዜ ነው። በዓላት በህይወት ይሞላሉ

ድመት አለኝ ስሟ ሉሲ ናት በጣም ውብና ተንኮለኛ ናት በየቀኑ መመገብ አለብኝ ውሃን መቀየር አለብኝ ከእኔ ጋር መጫወት ትወዳለች ትንሽ ኳስ። ታሳድዳዋለች አንዳንድ ጊዜ በእግሬ ላይ ትተኛለች። ሙቀቷን እሰማታለሁ። ስትታመም ወደ ዶክተር ወስዳታለሁ ንጽህናዋ መጠበቅ አለብኝ። ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ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

ዛሬ ምሽት የፊልም ምሽት ነው ከጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን ምናልባት አስቂም ወይ ድራማ የድራማ ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችም አዘጋጃለሁ። ሁሉም በሶፋ ላይ እንቀመጣለን መብራት እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እንቃለዳለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እንነጋገራለን። የፊልም ምሽት የመዝናኛ ጊዜ ነው። ከጓደኞቼ ጋር ጊዜ ማሳለፍ ይበልጣል።

ልብስ የማጥበበት ቀን ሁሌ ረቡዕ ነው ቋሻሻ ልብሶች እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው በማሽን አጥቤ እያሙኛለሁ። ምሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ ሰቅላለሁ ፀሀይ ያደርቃቸዋል ሽቷቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ። አንዳንድ ልብሶች እለብሳለሁ ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ አለበት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

ያው ማህበራዊ ሚዲያ እጠቀማለሁ ማህበራዊ ሚዲያ እንግዲህ ለብዙ ነገሮች አስፈላጊ ናቸው። ቅርብ ያሉ ሰዎችን በቀላሉ ማየት ማግኘት ትችላለህ። የተለያዩ ነገሮችን ዜናዎችን የዜና ምንጮችን ትሰማለህ። ስለዚህ ያው ጥሩም ነገር መጥፎም ነገር ሊሰማ ይችላል። በማህበራዊ ሚዲያ ነገር ግን ያው አስፈላጊ ስለሆነ እጠቀማለሁ

"ቀርቀሃ በአካባቢዎ ያድጋል?" አይ ቀርከሃ ከእኛ አካባቢ አያድግም። ምክንያቱም ያው ያለንበት አካባቢ ወይና ደጋ ነው። እንግዲህ ከተማም ስለሆነ ምናልባት ተክዬ አላየሁትም፤ ነገር ግን የቀርከሃ ወንበሮች አሉ መቀመጫዎች ልክ እንደዚህ ቡና ቤቶች ሻይ ቤቶች ጋር የሚቀመጥ ሰው የሚያስቀምጡበት የተሰሩና እነሱን አያለሁኝ እነሱ የሚሰሩት ደግሞ ከበራህ አካባቢ በመጣ የቀርከህ አንጨት ነው ብለው ይነግሩኛል።

ኢንተርኔት አለህ አዎ ኢንተርኔት አለኝ በኢንተርኔት ነው ያው ይሄን ስራም እየሰራሁ ያለሁት። ለኔ እንግዲህ ትልቅ ስራዬ ነው ኢትዮጵያ ውስጥ በጣም አስቸጋሪ ነው። ስራ ማግኘት ስለዚህ ኦንላይን ስራዎችን ብዙ ጊዜ እሞክራለሁኝ። ያው የአንዳንድ ኦፖርቹኒቲዎች ሲገኙ እንደዚህ መንቀሳቀስ ጥሩ ነው። ያው እንግዲህ ጥሩ እንደሚከፍለኝ ብዬ ተስፋ አደርጋለሁኝ። እና ኢንተርኔት አለኝ ያው በኢንተርኔት ነው። ኢንተርኔት ክፍያ ደግሞ ውድ ነው።

ሰንደል ትለብሳለህ ማለት ይሄ ነጠላ ጫማ የምንለው በተለምዶ ነውና ነጠላ ጫማ ወይም ሰንደል ጫማ እንላቸዋለን እና እነሱ ለሻወር የሚያገለግሉ ናቸው። በእርግጥ አሁን አሁን እየጠፉ ናቸው ምክንያቱም ያንሸራትታሉ፣ ይጥላሉ፣ ያዳልጣሉ ውሃ ላይ እና ብዙ ሰው አይደፍራቸውም። እነሱ ለሻወር የሚያገለግሉ ናቸው በእርግጥ አሁን አሁን እየጠፉ ናቸው ምክንያቱም ያንሸራትታሉ፣ ይጥላሉ፣ ያዳልጣሉ ውሃ ላይ እና ብዙ ሰው አይደፍራቸውም። አሁን እኔ አልለብስም ምክንያቱም የሉኝም በሌላ ጫማዎች። ተተክተዋል እነሱ ከእሱ የተሻሉ ማያንሸራትቱ፣ ማያዳልጡ ጫማዎች

ስንት? ቋንቋ ትችላለህ ቋንቋ ሁለት ቋንቋ እችላለሁኝ ለምሳሌ አንደኛው እሄ ማወራበት ወይም ሪከርድ ማረግበት። አማርኛ ነው ሁለተኛው ደግሞ እንግሊዝ እሞክራለሁኝ አለውኝ እንግሊዘኛ ያው ለመግባባትም ቢሆን መናገር እችላለሁ። ስለዚህ በአጠቃላይ አንደኛ የኔቲቭ ስፒከር ማረገው። ይሄ አማርኛ ቋንቋ አለ ሁለተኛ ቋንቋየ ደግሞ ኢንግሊዝ አለ ማለት ነው

የስራ ልብስ ትለብሳለህ ወይም ዩኒፎርም ይባላል በእኛ አካባቢ እና ያው እኔ ባለሁበት አካባቢ የስራ ዩኒፎርም ይባላል። ስራ ላይ እንግዲህ የተለያየ ቢሮ የተለያየ ዩኒፎርም አለው ስለዚህ ያው አንዳንድ ቢሮዎች ደግሞ አስገዳጅ ማያደርጉት ነገር አለ። ግዴታ ባይሆንበት በልበስ ግዴታ የማይሆንበት ቢሮዎች አሉ ግን እኔ ያለሁበት ቢሮ ግዴታ ስላልሆነ የዩኒፎርም ብዙም አልለብስም። ያው በኖርማል ልብሴ ነው የምለው ሰው ማለት ነው

ዜና በመስመር ላይ ታነባለህ? ያው እመለከታለሁ ዜናዎችን በመስመር ላይ እመለከታለሁኝ። ለምሳሌ ምን አይነት ዜናዎች እንዳሉ ዛሬ ዋትስ ኒው የሚለውን ነገር አያለው። አዳዲስ ዜናዎች ካሉ ለምሳሌ ከሀገር ውስጥም ከሀገር ውጭም አንዳንድ ዜናዎች በመስመር ላይ እመለከታለሁ። እና አዎ አያለው ነው መልሴ።

በየትኛው ቀን ወደ ገበያ ትሄዳለህ? እኔ ብዙ ጊዜ ያው ገበያ የምሄደው ቅዳሜ ቀን ነው ለምሳሌ ዛሬ ቅዳሜ ነው እንግዲህ ቅዳሜ ወደኋላ አካባቢ ወደ ገበያ እሄዳለሁኝ። ለሳምንት የሚሆነኝን የሳምንት የሚሆነኝን የተለያዩ ሸቀጣ ሸቀጦችን ለቤትህ ገዝቼ እመለሳለሁኝ። እና ከዛ በኋላ ለሳምንታት ያክል ወደ ገበያ አልሄድም ማለት ነው። እንግዲህ ምክንያቱም የስራ ቀናቶች ይመጣሉ ነገ ደግሞ እረፍት ነው። እንግዲህ ቅዳሜ ቀን ካደረግን በኋላ ወደ ሳምንቱ ተመልሶ ሳምንቱ ሲመጣ ነው ተመልሼ የምሄደው ማለት ነው።

የምትወደው መጠጥ ምንድነው? ውሃ ውሃ እወዳለሁኝ የምወደው መጠጥ ውሃ ነው። ውሃ ለጤና አስፈላጊ ነው ተስማሚ ነው ምቹ ነው። ብዙ ውሃ ስትጠጣ። የተለያዩ ባክቴሪያ ልታስወግድ ትችላለህ። በሽንት መልክ ደግሞ የተለያዩ ኢንፌክሽን የሚፈጥሩ ነገሮችን እናስወጣለን። ስለዚህ ውሃ በጣም አስፈላጊ ነው። ለሰውነታችን ለብለድ ሰርኩሌሽንም ጠቃሚ ነው። ስለዚህ ውሃ በጣም እወዳለሁ።

እጅ መጨባበጥ ትወዳለህ? ያ እጅ መጨባበጥ ምንም ሁሉም ሰው ላይሆን ይችላል ነገር ግን የተወሰኑ ሰዎች ጋር በጣም እምትቀራረበው ሰው ጋ ምናምን በእጅ ሰላምታ ተሰጣተህ ታልፋለህ ወይም ደግሞ ትጨባበጣለህ። እሱ ደግሞ ያው ጥሩ ምቹ የሆነ ጊዜን ይፈጥርልሃል ከሰዎች ጋር ለመግባባት። ጥሩ መንገድ ይሆናልና። እጅ መጨባበጥ አዎ እወዳለሁ

የጎረቤቶችን ድምጽ ትሰማለህ? አዎ ያው እንግዲህ ከተማ ስንኖር ቤቶች የተጠጋጉ ናቸው። ስለዚህ በጀርባም ከፊትም የተሰሩ ቤቶች የኛን የሚያዋስኑ ቤቶች አሉ። እና እነሱ ደግሞ ጎረቤቶቻችን ናቸው። የነሱ ድምጽ ደግሞ ሁሌም ለኛ ያው ቪዚብል ነው ማለት የሚታይ የሚሰማ ነገር ነው። እና ያው እናያቸዋለን እናዳምጣቸዋለን እናዳምጣቸዋለን

በበጋ ወቅት ምን ታደርጋለህ? ያው በጋ ላይ ብዙ ጊዜ ያው የተለያዩ ለምሳሌ እጽዋቶች ይኖራሉ የጓሮ አትክልቶች። እነሱን ውሃ እጠጣለሁኝ ምክንያቱም ዉሃ ያስፈልጋቸዋል። የተለያዩ ለክረምት የምናዘጋጃቸው ነገሮችን እዘጋጃለሁ። ይሄ ቤቶች ጥገና የሚያስፈልጋቸው ከሆነ ቤቴ ጥገና እጠግናለሁ ክረምት መጡ ዝናብ ሲዘንብ እንዳያፈሱ ምናምን። እነሱ እነሱ ስራዎችን እሰራለሁ በጋ ላይ

የድርጅት ዝግጅቶችን ትሳተፋለህ? አንዳንዴ አዎ ምክንያቱም ሁሌም አይደለም ነገር ግን አንዳንዴ አስፈላጊ ነው። ብዬ የማስባቸው የድርጅት ስብሰባዎች ይኖራሉ ዝግጅቶች የተለያዩ። ለምሳሌ ወርክሺፕ ይኖራል። የተለያዩ ውይይቶች ይኖራሉ የተለያዩ የምሳ ግብዣዎች ይኖራሉ። እነሱ እነሱን ያው እንደ አስፈላጊነታቸው እሳተፋለሁኝ። አስፈላጊ አይደለም በምልበት ሰዓት ደግሞ ያው እቀራለሁ ማለት ነው

ዜና ከየት? ታገኛለህ ዜና ያው ብዙ ጊዜ ከቀጥታ ቅድም እንዳልኩት ቀጥታ መስመር የሚገኝ ዜና ይኖራል። እንደገና ደግሞ ከተለያዩ ማህበራዊ ድረ ገጾች ጋር የሚኖር ወይም የሚለቀቅ የዜና አውታር ይኖራል እነሱን አነባለሁኝ። ከሰዎች ቀጥታ የሚታይ ይኖራል እንደገና ደግሞ ከቴሌቪዥን መስኮቶችም አንዳንዴ አልፎ አልፎ። ዜናዎችን አዳምጣለሁ እና ያው ከተለያዩ ምንጮች አገኛለሁ። ዜና

ማታ ምን አይነት ድምጽ ትሰማለህ? ማታ ያው ብዙ ጊዜ የተለያዩ ነፍሳቶች ድምጽ ይሰማል። ምናልባት ደግሞ አልፎ አልፎ ያው የ መኪና የተሽከርካሪዎች ድምጽ ሊኖር ይችላል። ከዛ ውጪ ደግሞ እንግዲህ የሰዎች የስካር ያዋፋት የተወሰኑ ድምጾች ይኖራሉ እንደዚህ አይነት ድምጽ ይሰማሉ። ቆይቶ ደግሞ እንደዚህ የእምነት ተቋማት የሚያደርጓቸው ዝማሬዎች ወይም ደግሞ ፀሎቶች ሊሰሙ ይችላሉ

ምን ያህል ጊዜ መጽሐፍ ታነባለህ? መጽሐፍ ብዙም ጎበዝ አይደለሁም። ያው አልፎ አልፎ ነው እንግዲህ የማነበው። ያው ይሄ ሶሻል ሚዲያ ከመጣ ወዲህ አንዳንድ ያው ሁሉ ነገራችን በኦንላይን ከሆነ ወዲህ እንግዲህ መጻፍም በኦንላይን አንዳንዴ ለማንበብ የሚሞክረው። ከዛ ውጪ ግን እንደው ገዝቼ አንብቤ የማውቀው መጽሐፍ ብዙም የለም። እና ያ እንደዛ ነው እንግዲህ።

በስራ ላይ ችግሮችን ትፈታለህ? አዎ ያው በስራ ላይ ችግሮችን መፍታት አስፈላጊ ነው። በስራ ላይ ችግሮችን እፈታለሁ ሁሌም። ችግሮች ጋር አብረን መጓዝ ወይም ደግሞ ውጤታማ መሆን አንችልም ስለዚህ ቅድሚያ ሰጠን ችግሮችን ነው መፍታት ያለብን። ችግሮችን ለመፍታት ደግሞ ከሰዎች ጋር መወያየት መነጋገር አለብን። የተለያዩ መፍትሄዎች ይኖራሉ መፍትሄዎችን ደግሞ በአግባቡ መጠቀም ከሰዎች ጋር ተግባብተን ስለዚህ እንደዚህ አይነት ስራዎችን ብዙ ጊዜ እሰራለሁ

ምን አይነት ዳቦ ትወዳለህ? አዎ ያው ዳቦ በዚህ ምንም ነገር ሳይገባበት ጥሩ ነው የተጋገረ ዳቦ ደስ ይለኛል። ማለት ብዙም ቅመም የሌለው። ጥሩ የሆነ ዳቦ ለስላሳ የሆነ ዳቦ በምጣድ የተጋገረ ዳቦ ደስ ብሎኝ የምበላው ዳቦ እሱ ነው። እና እንደሱ አይነት ዳቦ ቢሆን ደስ ይለኛል ምክንያቱም ያው ለጤናም ምቹ ይሆናል ብዬ ስለማስብ ማለት ነው

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ ደስ ይለኛል። ምክንያቱም ሙዚየም መሄድ አንዳንዴ ያው የተለያዩ ነገሮችን ትጎበኛለህ ያለፉ ጊዜያትን አስታውሰህ ትጎበኛለህ። እንደገና ደግሞ ያው የተቀመጡ እቃዎችን ታውቃለህ ትረዳለህ ምን አይነት ነገሮች እንዳሉ። ወይም እንደነበሩ ወደፊት ወደኋላ የሚያሳይ የጥበብ ክንውን ነውና። እሱን ማየት ያስደስተኛል